የተበላሸ ነገር ማስተካከል እችላለሁ ምክንያቱም የተበላሸ ነገር መልሰው ለመጠቀም ማስተካከል አስፈላጊ ስለሆነ ብዙም ጊዜ የተበላሽ ነገሮችን በማስተካከል ስራዎችን እሰራለሁ ለምሳሌ ስቶፕ በሚበላሽበት ጊዜ ስቶፕን በማስተካከልና የተላቀቁ ኤሌክትሪኮችን በመበየድና በማያያዝ ስፖ ስቶቡን ደግሞ እንዲሰራ ማድረግ እችላለሁ። ሁለተኛ ደግሞ ሶኬት መብራት በሚበላሽበት ጊዜ ማብሪያ ማጥፊያ እንዲስተካከልና በአግባቡ እንዲሰራ አደርጋለሁ። ስለዚህ የተበላሹ ነገሮችን አስተካክላሉ ከመስተካከላቸው ነገሮች ውስጥ የተለያዩ ዲቫይደሮች በሚበላሹበት ጊዜ የተለያዩ ፕሪንተሮች በሚበላሹበት ጊዜ የተለያዩ ኮምፒውተር አክሰሰሪዎች በሚበላሹበት ጊዜ እነሱን በማስተካከል እና በአግባቡ አገልግሎት እንዳይሰጡ በማድረግ ጊዜዬን አስተላልፋለሁ። ስለዚህ የተበላሹ ነገሮችን በማስተካከል እንደገና አገልግሎት እንዲሰጥና የተሟላ አገልግሎት እንዲሰጡ ማድረግ አስፈላጊ ስለሆነ የተበላሹ ነገሮችን በተቻለን መቅር መርጠን በመማርና እውቀትን በመገበየት ከተለያዩ ነገሮች ላይ እውቀትን በመውሰድና በመማር የተበላሹ ነገሮችን በማስተካከል እንደገና መልሰው አገልግሎት ላይ እንዲውሉ ማድረግ አስፈላጊ ነው። ምክንያቱም አብዛኛውን ጊዜ የሚበላሹ ነገሮች በቀላሉ ተጠግነውና ተስተካክለው አገልግሎት የሚሰጡ ስለሆኑ እነዛን ነገሮች በቀላል ዘዴ በማስተካከል ጋገ የነበረውን አገልግሎት መልሰው እንዲሰጡ በማድረግ መጠገንና ገልግሎት እንዲሰጡ ማድረግ አስፈላጊ።

አይስክሬም እወዳለሁ ምክንያቱም አይስክሬም በመም መጥበት ጊዜ የበለጠ እንድዝናና እና አእምሮዬን ከጭንቀት እንዲላቀቅና አዲስ መንፈስ አዲስ የሆነ ስሜት እንዲሰማኝ ስለሚያደርገኝ። አይስክሬም ብዙውን ጊዜ እመጣለሁ አይስክሬም ደግሞ የሚገኘው በተለያዩ። ግሮሰሪዎች የተለያዩ ሱፐር ማርኬቶች የተለያዩ በፍሪጅ ያለባቸው አካባቢዎች። ስለሆነ ሙቀት በሚሰማን ጊዜ አይስክሬም በመጠቀም ሙቀትን በቀላሉ መከላከል እንችላለን። አይስክሬም በመጠቀም በቀላሉ የሙቀት ስሜታችንን በመቀነስ እና የተመቸና ምቹ የሆነ ስሜት እንዲሰማን ማድረግ እንችላለን። አይስክሬም በጣም አሪፍ እና ለሰውነትም ተስማሚ ነገር ነው። እኔም በጣም ስለሚጠቅመኝ አይስክሬም ብዙዉም ጊዜ እወስዳለሁ እወዳለሁ። ከመውደዴ የተነሳም ብዙ ጊዜ ሙቀት በሚሰማኝ ጊዜ አይስክሬም በመጠቀም ሙቀቴን በማስተካከል እና የሰውነት የሚረብሸኝን የሙቀት መጠን እንዲስተካከል በማድረግ ብዙም ጊዜ አደርጋለሁ። ስለዚህ አይስክሬም ብዙ ጊዜ በመመጠጥ ወይም ደግሞ በመጠቀም አገልግሎት ይሄ ያለኝን ተፈጥሮአዊ የሆነውን ሙቀት። በመከላከልና የተመቻቸና የንጹህ የሆነ አእምሮ እንዲኖረኝ ማድረግ እንችላለን። ስለዚህ አይስክሬም በጣም እወዳለሁ።

ሙዚየም መሄድ እወዳለሁ ምክንያቱም ሙዚየም በርካታ ነገሮች ስለሚገኙበትና የተለያዩ ታሪካዊ የሆኑ ቁሳቁሶችን የሚገኙበት አካባቢ ስለሆነ የተለያዩ ታሪኮችን ማወቅ በምፈልግበት ጊዜ የተለያዩ ነበርና ከዚህ በፊት የነበሩትን ታሪኮች የሚቀመጡበት ቦታ ስለሆነ እዛ በመሄድና በቀላሉ ታሪካዊ የሆኑ ነገሮችን በመማርና በማወቅ ስለማሳልፍበት ሙዚየም ብዙ ጊዜ በመሄድ ጊዜን አሳልፋለሁ። ምክንያቱም ሙዚየም ማለት በርካታ ቁሳቁሶች ከዚህ በፊት በታሪክነት ተመዝግበው የነበሩ ነገሮች የሚቀመጡበት እንዲሁም ደግሞ የተለያዩ መጽሐፍት የሚገኙበት። መጽሐፍትን በማንበብ የተለያዩ ስርዓትን በማየት የተለያዩ የኢደ ጥበብ ውጤቶችን በመመልከትና ራስን ለማዝናናት ትምህርት ለማግኘት ታሪክን ለማወቅ ስለሚጠቅም እዚህም መሄድ እወዳለሁ። ሙዝየም በመሄድ በርካታ ጥቅሞችን እናገኛለን። ከምናገኛቸው ጥቅሞች መካከል ታሪክን እንማራለን ራሳችንን እናዝናናለን የኣይስላንድ አካባቢ የነበረውን የበፊት ታሪክ ምን ደረጃ ላይ እንደነበረ ለማወቅ እንችላለን የተለያዩ የኢደ ጥቦች ውጤቶችን እናያለን። በዚህም መካከል ራሳችንን ከማስተማርም አልፎ አዝናንተን ከጭንቀት እንገላገላለን። ሙዚየም በጣም አስፈላጊና በጣም ተመራጭ የሆነ ቦታ ስለሆነ ብዙም ጊዜ ሙዚየን በመሄድ ጊዜን አሳልፋለሁ። እኔ ብቻ ሳልሆን ቤተሰቤንም በመያዝ ወደ ሙዚየም በመሄድ በርካታ ጊዜ እናሳልፋለን። ስለዚህ ሙዚየም መሄድ በጣም ከመወዳጃውና ብዙ ጊዜ ከማድረጋቸው እንቅስቃሴዎች ውስጥ አንዱ ነው። ሙዚየም በመሄድ በርካታ ነገሮችን ማድረግ ይቻላል። ሙዚየም በትርፍ ሰዓታችን ሳይሆን አቅደንና የራሱን የቻለ እቅድ አውጥተንለት በመሄድ መጎብኘትና አዳዲስ ነገሮችን ማየት እንችላለን። ስለዚህ ሙዚየም በርካታ ሰዎች የሚሄዱበትና እውቀት የሚገበዩበት ቦታ ነው። እኔም እንደሌሎቹ ሙዚየም በርካታ ጊዜ በመሄድ የተለያዩ አገልግሎቶችን የተለያዩ እውቀቶችን የተለያዩ ታሪኮችን በማወቅና ራሴንም አዝናንቼ ከጭንቀት ራሴን ለማግለልና የእረፍት ጊዜዬንም በአገባቡ እንድትጠቀም ስለሚያስችል ሙዚየም በመሄድ ጊዜን አሳልፋለሁ። ሙዚየም በጣም ከመሄድ ከመውደድ የተነሳው ብዙም ጊዜ ሙዚየም በቀን ደጋግሜ የመሄድ እድል አለ ይሀብሱ ውድ ቅዳሜ በሚሆንበት ጊዜ አብዛኛውን ጊዜ ሙዚየም በመሄድና ጊዜ እንዚያ በማዛለፍ ጊዜ አሳልፋለሁ። እኔም ከመሄዴ በተጨማሪ ሌሎች ዘመዶች ጓደኞችንና ቤተሰቦችንም እንዲሄዱ እጋብዛለሁ። ስለዚህ ሙዚየምን በጣም መሄድ በጣም እወዳለሁ።

በጧት ትነሳና ጧት ተነስቼ ጸሎት ካደረጉ በኋላ የስፖርት እንቅስቃሴ እሰራለሁ የስፖርት እንቅስቃሴ ካደረግኩ በኋላ የተለያዩ የሻዋር እና የሰውነት ክፍሎቼን ከታጠብኩ በኋላ ሰውነቴን ከጣብኩና ድካሙ ከቀለለኝ በኋላ ቁርሴን በመመገብ በቀጣይ ወደምሰራቸው ስረዋችና ስለ በያዝኳቸው እቅዶች ዙሪያ መሰራት ያለባቸውን ስራዎች መስራት ስላለብኝ በስራ ቦታዬ እሄዳለው። ስለዚህ ሁልጊዜ በጧት ተነስቼ ስራዎችን አከናውናለሁ የጧት ስራ ደግሞ በጣም ውጤታማና ስኬታማ ስለሚያደርግ በጠዋት ተነስቶ ስራዎችን መስራት በጣም አስፈላጊ ስለሆነ ብዙን ጊዜ። ስራዎችን በመስራት እና የተለያዩ ውጤታማ የሆኑ እንቅስቃሴዎችን በማድረግ በጧት አሳልፋል። ስለዚህ ጧት ጧት በመነሳት በርካታ እንቅስቃሴዎችን በማድረግ ቁርስ ከተበላ በኋላ ደግሞ ወደ በደበኛ ስራ በመሄድና ስራዎችን በመስራት የጧት ስራዎች ደግሞ ውጤታማ ስለሆኑ እነዛን ስራዎች በአጓቡ በማከናወን ውጤት ማምጣት ይቻላል። ስለዚህ በጧት የምሰራቸው ከላይ የጠቀስኳቸው ስራዎች ናቸው።

መዋቢያ አልጠቀምም። ምክንያቱም መዋቢያም እማልጠቀምበትም ምክንያት ብዙውን ጊዜ ፊቴ ላይ አለርጂ ስላለ መዋቢያዎችን አልጠቀምም። ነገር ግን በሳሙና ዘውትር ጠዋት ከሰአትና ምሽት አካባቢ ፊቴን እታጠባለሁ። ስለዚህ- መዋቢያዎችን ብዙ ጊዜ አልጠቀማቸውም ምክንያቱም አላርጂክ ስለሆኑና ከሰውነቴና ከቆዳዬ ጋር እንደማይሄዱ ስላረጋገጥኩ እኔ ብዙን ጊዜ መዋቢያ ከመጠቀም ወደኋላ እላለው። ስለዚህ- መዋቢያ እንደ ቆዳችን ሁኔታ እንደ አለን የቆዳ አለርጅግና ስለመዋቢያ የሚሆኑት ነገሮችን ከመለየት አኳያ አስቸጋሪ ስለሆነ መዋቢያዎችን ከመጠቀም ብዙም- አይደለም። ስለዚህ ለቆዳ የሚሆኑትን እና- ለኔ ቆዳ ተስማሚ የሆኑት መዋቢያ እስከማገኝ ጊዜ ማንኛውም መዋቢያ መጠቀም እንደሌለብኝ ስለማውቅ መዋቢያዎችን እስካሁን ጊዜ ድረስ እየተጠቀምኩ አይደለም። ምክንያቱም ለቆዳ ጥሩና ምቾት ለማይሰጡኝ- መዋቢያዎችን አልጠቀምም። ወደፊት ደግሞ ለቆዳዬ ተስማሚና ለቆዳ የምቹ የሆኑ መዋቢያዎችን ካገኘሁ የመጠቀም እድሉ ይኖረኛል ብዬ አስባለሁ። ግን እስካሁን መዋቢያዎችን እየተጠቀምኩ አይደለም ብዬ አስባለሁ።

የይለፍ ቃሌን እጠብቃለሁ። ምክንያቱም የይለፍ ቃላት ብዙውን ጊዜ ለተለያዩ ሌቦችና ስካመሮች ስለሚያጋልጠን በጥንቃቄ መጠቀም ያስፈልጋል። እነዚህን ማድረግ ያለብን አንደኛ ለሌሎች ሰዎች ባለማጋራት ለሌሎች ሰዎች የይለፍ ቃላችንን ባለመናገር መጠበቅ እንችላለን። ሁለተኛ ደግሞ የይለፍ ቃላችንን ቢያንስ በየወሩ እየቀያየርንና አዳዲስ የይለፍ ቃሎችን በማድረግ ተለያዩ በማህበራዊ እንትኖች ላይ የሚያደርጉትን የሳይበር ጥቃት የሚያደርሱ ሌቦችን ለመከላከል ይጠቅመናል። ስለዚህ የይለፍ ቃል ቃል እጠብቃለሁ። የምጠብቅባቸውም ዋና ዋና መንገዶች አንደኛ በያንስ በየወሩ አዳዲስ የይለፍ ቃሎችን በመቀየር ሁለተኛ ደግሞ የይለፍ ቃሌን ለሌሎች አሳልፌ ባለመስጠት። ሶስተኛ ደግሞ የይለፍ ቃሎችን ያለ ጠንከር ያለ ማለትም ፊደልን ቁጥርን ሀሽታጎችን ኮከብ መሰላል የመሳሰሉ ሌሎች ምልክቶችና እየጨመርንና ጠንካራ የይለፍ ቃል በመጠቀም በቀላሉ ሊሰበር እና ሊበረበሩ የማይችሉ ሊገኙ የማይችሉ የይለፍ ቃሎችን በመጠቀም የይለፍ ቃሌን እጠብቃለሁ። ስለዚህ የይለፍ ቃልን በአግባቡ መጠበቅ አስፈላጊ ነው። ምክንያቱም የይለፍ ቃላችን ታወቀ ማለት ንብረታችንን ልንዘረፍ እንችላለን፤ ሀሳባችንን ልንዘረፍ እንችላለን። ያለን የሰውአዊ የሆኑ መረጃዎች ወይን ደግሞ የራሳችን ህይወት ምስቅልቅል ውስጥ ሊከተን ስለሚችል እነዚህን የለፍ ቃሎች በደንብ መጠበቅና በአግባቡ መያዝ ያስፈልጋል። ምክንያቱም የይለፍ ቃላችንን ሌሎች አገኙት ማለት በርካታ የሆኑ ንብረቶቻችንን ሊዘርፉን ይችላሉ። እኛን ይከታተሉናል። የእኛን ምስጢሮችን ይወስዱብናል። የኛን የህይወት እንቅስቃሴያችን ጠቅላል ይቆጣጠራሉ። በዚህን ጊዜ ደግሞ በርካታ መረጃዎች ከደረሷቸው ለተለያዩ ጥቃቶች የተለያዩ ወንጀሎች ልንዳረግ እንችላለን። ስለዚህ የልፍ ቃላቶች ቃሎችን መጠበቅ በጥንቃቄ መያዝ አስፈላጊ ነው ብዬ አምናለሁ። ስለዚህ እኔም የይለፍ ቃሌን በደንብ በጥንቃቄና በአግባቡ በመያዝ በመጠበቅ ጊዜን አሳልፋለሁ። የይለፍ ቃል ለሌሎች አለፍ አሳልፎ ባለመሰጠት በጥንቃቄና በትኩረት በመያዝ በርካታ ጊዜ ለሌሎች እንዳይደርሱና ጠንከር ያሉ የለፍ ቃሎችን በማስቀመጥ እንዲሁም ደግሞ በቀላሉ ሊገኙና ሊገመቱ የማይችሉ ነገሮችን በመጠቀም የይለፍ ቃላችንን መጠበቅ እንችላለን። ስለዚህ እኔ የይለፍ ቃሌን በደንብ አድርጌ እጠብቃለሁ።

የኔ ዛሬ የመጀመሪያ ምግቤ እንጀራ በወጥ ነበር ምክንያቱም እንጀራ በወጥ አዘውትሬ ከምመገባቸውና ለሰውነቴ ከሚመቹ የምግብ አይነቶች አንዱ ስለሆነ። ዛሬ የተመገፉኩት የእጀራ በወጥ ነበረ ይሄ እንጀራ በወጥ ደግሞ ለሰውነታችን በቂ የሆነ ፕሮቲን እና ጥንካሬ ስለሚሰጠን የበሽታ የመከላከል አቅማችንን ስለሚያጎለብትልን በቀላሉ ለበሽታ እንዳንጠቃ ስለሚያግዘን። በጠላት ዛሬ የተመገፉኩት ምግብ የመጀመሪያ ምርጫየ የነበረው እንጀራ በወጥ ነበር። እንጀራ በወጥ በአብዛኛው ጊዜ ምመገበው እና በርካታ ጊዜ የምጠቀመው የምግብ አይነት ሲሆን ይህ የምግብ አይነት ደግሞ ለኔ ሰውነት ምቹና ተስማሚ ነው። ስለዚህ እኔ ዛሬ የመጀመሪያዬ የምግብ ምርጫዬም ሆነ የተመገፉኩት የምግብ አይነት የእንጀራ በወጥ ነበር። ይህ ደግሞ እንጀራ የራሱን የሆነ ጥቅም አለው ወጡም እንደዚሁ የራሱን የሆነ ጥቅም አለው ሁለቱ በአንድ ላይ ሲዋሃዱ ደግሞ የሚሰጡት በርካታ ጥቅም ስላለ ያን ጥቅም ለማግኘት እንዲያመቸኝ። እንጀራ በወጥ ተመግቤ ቀልጠፍጥፍ ያለና ንቁ የሆነ አእምሮ በመያዝ የተለያዩ እንቅስቃሴዎችና እና የተለያዩ ስራዎች እንዳከናውን ይረዳኛል። ስለዚህ የዛሬ እኔ የመጀመሪያ የምግብ አይነት የተመገፉኩት እንጀራ በወጥ ነው።

ቅጽል ስም አለኝ ቅጽል ስም ደግሞ ያወጣልኝ የመጀመሪያው አጎቴ ነው ሁለተኛ ደግሞ ወንድሜ ነው ዋናው ስሜ ብርሃኑ ሲሆን ቅጥ ስሜ ደግሞ አንደኛው ደፈረሻ አንደኛው መኮንን አንደኛው እሱ እሱ ባለው እባላለሁ። ስለዚህ እነዚህን ስሞች ያወጡልኝ አንደኛውን አጎቴ አንደኛውን ወንድሜ አንደኛውን ደግሞ እህቴ ሲሆኑ። ብዙን ጊዜ እነዚህ ሰዎች የሚጠሩኝ በቅጽል ስሜ ነው። ይህ ቅጽል ስም ደግሞ ብዙን ጊዜ ስለማልጠቀመውና አብዛኛው የማህበረሰብ ክፍል ስለማያውቀው ብዙም ጊዜ አቤት ለማለት እቸገራለሁ። ወይም ደግሞ ሰዎች በሚጠሩት ጊዜ የኔ ስም ስለማይመስለኝ ብዙ ጊዜ አቤት ብዬ ምላሽ ለመስጠት እዘገያለሁ። ስለዚህ የቅጽል ስም አለ የቅጽል ስሜን ደግሞ የሚጠቀሙት የተወሰኑ ሰዎች እና በአካባቢው በዛ ሰው ሰፈር የሚኖሩና እነዛ ሰዎች የሚጠሩ የወንድም እህትና አጎቴ የሚኖሩበት አካባቢ ያሉ ሰዎች ብቻ ስለሆኑ። በዛ አካባቢው ስሄድ ብቻ የምትጠራበትና የምታውቅበት የስም አይነት ነው። ይሄ ስም። በትምህርት ቤት አልተጠራበትም በተለያዩ ወካዮች አልተጠራበትም የትምህርት ዶክመንቴ ላይ አልተጠራበትም ስለዚህ። የምጠራበት በእነዛ ሰዎች ስለሆነ ብዙውን ጊዜ ምላሽ ለመስጠት እቸገራለሁ። ስለዚህ የቅጽል ስም አለኝ።

እኔ የምወደው የመጠጥ አይነት የለስላሳ መጠጥ ሲሆን ከመወዳቸው የለስላሳ መጠጥ አይነቶች መካከል አንዱ ደግሞ ምሪንዳ ነው። ምክንያቱም ምሪንዳ በአግባቡ ከተጠቀምነው ለሰውነታችን በርካታ ጥቅሞችን የሚሰጥ እና ለሰውነታችን በርካታ የሆነ ግብአቶችን ጥንካሬዎችን የ ዉስጥ መነቃቃትን እና አዲስ ስሜትን አዲስ ፍላጎት የሚያመነች ስለሆነ ብሪንዳ በጣም ምርጫዬ ነው። ምክንያቱም ምሬንዳ እንደኛ የሰኳር መጠኑ ቀነስ ያለ እና ብዙም የስኳር መጠን ስለሌለው በጣም በሰውነት ተስማሚ እና አመቺ ስለሆነ የምሬንዳ መጠጦችን በአዞትሬ እጠቀማለው የምሬንዳ መጠጦች ደግሞ በጣም አሪፍ እና ለሰውነታችን ምቹ ለሰውነታችን ቅልጥፍና በጣም የተመቹ ናቸው። ስለሆነም እኔ አብዝቼ የምጠጣውና የምወደው የምጠጣ አይነት መሪንዳ ነው። መሪንዳ እንዳልኩት ቃናው በብርቱካናማ ስለሆነና የብርቱካናማ ቃና ያለው ነገር ደግሞ እኔ በጣም ስለምወድና ስለሚመቸኝ እጠጣለሁ። ስለዚህ የኔ ብዙን ጊዜ ምርጫዬ የምለስላሳ መጠጥ ከሆኑት መካከል የመምሬንዳ መጠጥ ዝዉትሬ እጠጣለሁ እወዳለሁ

የክላውድ ማከማቻ እጠቀማለሁ ምክንያቱም የክላውድ ማከማቻ መረጃዎችን በቀላሉ በምንፈልግበት ጊዜ ለማግኘት እና ቦታው ደግሞ በጣም አስተማማኝ ስለሆነ ምርጫዬ ክላውድ ማከማቻ ነው። የክላውድ ማከማቻን መጠቀም በጣም አስፈላጊ ነው። ምክንያቱም ዘመኑ የሚፈልገውና ቴክኖሎጂው የሚፈልገው ጉዳይ ስለሆነ ብዙውን ጊዜ በነፃ የሚሰጡ ማከማቻዎችንና በክፍያም ያሉትን ማከማቻዎች በተመጣጣኝ ክፍያ ያሉትን ማከማቻዎች በመጠቀም አስቀምጣለሁ። ምክንያቱም ዳታዎች በተለያየ አደጋዎች ተፈጥሮአዊም ወይም ሆነ ሰው ሰራሽ አደጋዎች በቀላሉ ሊበላሹ ስለማይችሉና በበይነ መረብ አማካኝነት የተቀመጡ ስለሆነ። በምንፈልገው ጊዜ ልናገኛቸው እና ለምንፈልገው አላማ ልንጠቀምባቸው የምንችላቸው ስለሆኑ የክላውድ ማከማቻዎች በጣም አሪፍና ተመራጭነት የሌላቸውና ተመራጭነት ያላቸውና ምንም ወደር የሌላቸው ጉዳዮች ናቸው። ስለዚህ የክላውድ ማከማቻዎች መቸውንም ጊዜ መረጃዎች ተቀምጠውና በአግባቡ ተደራጅተው ስለምናገኛቸው የምንፈልገውን መረጃ በአጭር ጊዜ በመፈለግና ለምንፈልገው አገልግሎት ለመጠቀም ስለሚያግዘን የክላውድ ማከማቻን ብዙን ጊዜ እጠቀማለሁ። ከሌሎች የማከማቻ ዘዴዎች የተሻለ መልኩ ተመራጭና አስተማማኝ ነው። ምክንያቱም ክላውድ ማከማቻ በተለያዩ ድር እንትኖች ላይ ቴክኖሎጂካል የሆኑ እንትኖች ላይ ስለሚጠ ስለሚቀመጥ በጣም አስተማማኝ እና ከሁሉም በላይ ተመራጭ ስለሆነ የክላውድ ማከማቻን ተጠቅሜ በርካታ ሰነዶችን እና መረጃዎችን አደራጅቼ አስቀምጫለሁ።

ብዙን ጊዜ እኔ የምንሰበት ሰዓት አስራ ሁለት ሰዓት ነው አስራ ሁለት ሰዓት በመነሳት በመጀመሪያ ጸሎት አደርጋለሁ ጸሎት ካደረግኩ በኋላ ስፖርት እሰራለሁ ስፖርት ከሰራሁ በኋላ ሻወር በመውሰድ ወደ ቁርስ ሰዓት እሄዳለሁ ቁርሴን ከበላው በኋላ ወደ ስራ ሰዓቴ እሄዳለሁ። ስለዚህ ሁል ጊዜ በአሥራ ሁለት ሰዓት በመነሳት ንቁ የተፍታታና ሪላክስ የሆነ ሰውነት በመያዝ ማዘጋጀትና ለስራ ለመሄድ ዝግጁ ማድረግ አእምሮአችን ማዘጋጀት ያስፈልጋል። ስለዚህ እኔ ሁል ጊዜ የምነሳበት ሰዓት አስራ ሁለት ሰዓት ሲሆን አስራ ሁለት ሰዓት ደግሞ ምቹና ብዙ ጊዜ እንቅልፋችን በአግባቡ ጨርሰን በአግባቡ ለስራ ዝግጁ የምንሆንበት የእንቅልፍ መነሻ ሰዓት ነው ብዬ አምናለሁ። ስለዚህ የኔ ልምድ አስራ ሁለት ሰዓት ሁል ጊዜ ከአስራ ሁለት ሰዓት ዘልዬ አላውቅም አስራ ሁለት ሰዓትን እነሳለሁ።

በርካታ ማህበራዊ ሚዲያዎችን እጠቀማለሁ ከምጠቀማቸው ማህበራዊ ሚዲያዎች መካከል ዩቲዩብ ቴሌግራም ፌስቡክ ዋትሳፕ ቫይቨር ኢሞ የመሳሰሉ ማህበራዊ ሚዲያዎችን እጠቀማለሁ እነዚህን ማህበራዊ ሚዲያዎች በመጠቀም የተለያዩ መረጃዎችን አገኛለሁ ከማገኛቸው መረጃዎች መካከልም ዜናዎችን መዝናኛ ፕሮግራሞችን ድራማዎችን የተለያዩ አዳዲስ መረጃዎችን በእነዚህ ማህበራዊ ሚዲያዎች አማካኝነት በተለያየ በፍጥነትና ምንም ሳይዘገዩ በቀላሉ ማግኘት እችላለሁ። ስለዚህ እነዚህ ማህበራዊ ሚዲያዎች ለህይወታችን ቀላልና ለመጠቀምም አመች እና በቀላሉ መጠቀም የምንችላቸው ማህበራዊ ሚዲያዎች ስለሆኑ እነዚህን በመጠቀም በርካታ መረጃዎች ይደርሱኛል። ስለዚህ ማህበራዊ መረጃዎችን ማህበራዊ ሚዲያዎችን በመጠቀም በርካታ መረጃዎችን አለም አቀፍ የሆኑ ዜናዎችን አለም ላይ አለም ምን ላይ እንዳለች አለም በምን አይነት ሁኔታ ላይ ነው እየሄደች እንደሆነ እና ምን አይነት እንቅስቃሴዎች እየተደረጉ እንደሆኑ በቀላሉ መረዳት እና መገንዘብ ስለምችል ማህበራዊ ሚዲያዎችን መጠቀም አማራጭ የሌለው ጉዳይ መሆኑን መገንዘብ ችያለሁ። ስለሆነም እነዚህ ማህበራዊ ሚዲያዎች ለህይወታችን የተለያዩ መረጃዎችን እንድናገኝ ያግዙናል። እነዚህን መረጃዎች ደግሞ በመለየትና በማረጋገጥ መሆን አለበት ምክንያቱም በርካታ መረጃዎች ስለሚለቀቁ እነዛ መረጃዎች ደግሞ ምን ያህል እውነታ ናቸው ምን ያህል ሀሰት ናቸው የሚለውን የማጣራት የራሳችን ጉዳይ ሊሆን ይገባል።

ስታመም እንደ ህመሙ ሁኔታ ከስራዬ እቆያለሁ ምክንያቱም አየታመሙ ስራ መስራት ለበለጠ ህመም ስለሚዳርግና በስራችንም ውጤታማ ልኖር ስለማንችል። ከስራ በመቆየት በደንብ ሲሻለን ወደ ስራ መመለስ አና ስራችንን በአግባቡ መስራት ስለሚያስፈልግ ከስራ እቆያለው። ስለዚህ እንደ ህመሙ ሁኔታ እንደሚያስቆየኝና እንደ ህመሙ ክብደት በምርመራ ካረጋገጠው ቦኋላ በምርመራ ህመሙ እረፍት የሚያስፈልገውና እንክብካቤ የሚያስፈልገው ሆኖ ከተገኘ ይህን እረፍት ከስራ በመቆየት እስከማገግም እና ደኜ ወደ ስራ እስከምመለስ ድረስ እቆያለሁ። ስለዚህ ስታመም ከስራ ብዙን ጊዜ የመቆየት እድሉ አጋጥሞ ያውቃል። ስለዚህ ስትታምም ከስራ በመቆየት ራሴን አገግሜ ወደ ስራ በመመለስና ውጤታማ የሆኑ ስራዎችን ለመስራት ስለሚያግዘኝ። በርካታ ጊዜያትን ባልቆይም እስከሚሻለኝና እስከ ምድን ድረስ እነሱም ጉዳዮች በመጠቀም። ከስራ ቆያለው።

በመስመር ላይ ቪዲዮ እመለከታለሁ ምክንያቱም አስተማሪ ትምህርት ሰጪ አዝናኝና የተለያዩ መረጃዎችን የሚሰጥ ቪዲዮ እስከተመለከትኩ ድረስ በመስመር ላይ ቪዲዮዎችን ለበርካታ ጊዜ ተመልክቼ አውቃለሁ። ስለዚህ መስመር ላይ የሚተላለፉ ቪዲዮዎችን የተለያዩ መረጃ የሚሰጡና የተለያዩ ትምህርት የሚሰጡ ቪዲዮዎችን በመስመር ላይ በብዙ ጊዜ ተመልክቼና አይቼ አውቃለሁ። ስለዚህ የመስመር ላይ የሚታዩ ቪዲዮዎችን ተመልክቼ አውቃለሁ ከእነሱም በርካታ እውቀት ትምህርትና መረጃዎችን አገኝባቸዋለሁ። ስለዚህ በመስመር ላይ ቪዲዮዎችን መመልከት በጣም አስፈላጊና በጣም ተመራጭ ነው ብዬ ምክር እሰጣለሁ።

አዎ ሽቶ እጠቀማለሁ ቀለል ያለ ሽታና ለአፍንጫ የማይከብድ ሽታ ያላቸውን ሽታዎች ብዙም ጊዜ እጠቀማለሁ እነዚህ ሽቶች በመጠቀም የተሻለ ጠረንና ራስን ዘና የሚያደርግና የአየርንም በጥሩ ሁኔታ እንድናጣጣም የሚያደርጉና ለአፍንጫችን ቀለል ያሉ ሽታዎችን በመጠቀም ብዙ ጊዜ አሳልፋለሁ እነዚህ ሽቶች ደግሞ ለራስ እርዳታ ለርካታ ለራስ ደስታ ስለሚሰጡና ራሳችን በራስ መተማመናችን እንዲጨምር ስለሚያደርጉ ሽታዎችን መጠቀም አስፈላጊ ነው። ስለዚህ ብዙም የማይረብሹና ለአፍንጫ የማይከብዱ ሽታዎችን እጠቀማለሁ። እነዚህ ሽታዎች ደግሞ ለራሴ እና ለጓደኞቼ በአካባቢ ለሚገኙ ብዙም መረበሽ ስለሌለባቸው ለአፍንጫ በሚሸጡበት ጊዜ ምንም አይነት ክብደትና ምንም አይነት አስቸጋሪ የሆነ ሽታ ማስተላለፍ ስለሌለባቸው ቀለል ያሉ ሽታዎችን ብዙን ጊዜ በመጠቀም አሳልፋለሁ።

ማታ ማታ ለስለስ ያሉና ለጀሮ ምቹ የሆኑ ክላሲካል ሙዚቃዎችን አዳምጣለሁ ብዙ ጊዜ በዋሽንት የተቀነባበሩ በማሲንቆ የተቀባበሩ እና ለስለስ ያሉ ትዝታን የሚቀሰቅሱ ወደኋላ ታሪክን ለማስታወስ የተለያዩ ትዝታዎችን የሚቀሰቅሱ ዘና የሚያደርጉ የተለያዩ የዋሽንት ክልስ የክላሲካል ወይም ደግሞ የመሳሪያ ሙዚቃዎችን እደምጣለሁ እነሱን በማዳመጥ እና እንቅልፍ እስከሚወስደኝ ድሬን እነሱን እየተከታተልኩ ጊዜ አሳልፋለሁ። እነሱን በማዳመጥ እና ራስህን ዘና ፈታ በማድረግ የተሻለ እንቅልፍን እንዲወስደኝና የጥሩ እንቅልፍ እንድተኛ ስለሚያስችሉኝ። ብዙውን ጊዜ በዋሽንት የተቀነባበሩ የመሳሪያ የሙዚቃ በመሳሪያ ተቀነባበሩ ሙዚቃዎችን በማዳመጥ ግን ማታን አሳልፋለሁ። ስለዚህ ማታ ብዙን ጊዜ ልምዴ እነዚህን አይነት ሙዚቃዎች የመስማት ድምጽ ልምድ አለኝ።

የሞባይል ዳታ ብዙን ጊዜ እጠቀማለሁ ምክንያቱም ከሌሎች የዋይፋይ አገልግሎቶች እና የተለያዩ ዳታዎች በተጨማሪ የሞባይል ዳታ ምክንያቱም በቀላሉ ከስልኬ መግዛት እና መጠቀም ስለምችል እነሱን በመጠቀም የተለያዩ መረጃዎችን እና የተለያዩ ማህበራዊ ድረ ገጾችን ዌብሳይቶችን እና መተግበሪያዎችን በሞባይል ዳታ አማካኝነት በመፈተሽ እና በማየት የተለያዩ መረጃዎችን እንዳገኝ ይረዳኛል። ስለዚህ የሞባይል ዳታ አብዛኛውን ጊዜ የሞባይል ፓኬጅ ዳታ በመግዛት እጠቀማለሁ። ሞባይል ዳታ በቀላሉ አብሮን በኪሳችን ይዘነው ከስልካችን ጋር የሚንቀሳቀስ እና በቀላሉ የምንጠቀመው እና በተለያየ ቦታም የትም ቦታ ሆነን አገልግሎትን ማግኘት ስለምንችል በቀላሉ ጥቅም ስላለው እሱን እጠቀማለሁ። ስለዚህ የሞባይል ዳታ ብዙውን ጊዜ የምጠቀመው እና አዘውትሬ አገልግሎት የማገኝበት የዳታ አይነት ነው። ስለዚህ አሁንም ይሄን ስራ እየሰራሁ እና ይሄን ድምጽ እየቀረጹ ያለሁት በዚህ በሞባይል ዳታ ነው። የሞባይል ዳታ መጠቀም ከሌሎች የዋይፋይ አገልግሎቶች በጣም ፈጣን እና የተሻለ ፍጥነት ያለው ስለሆነ። ነገሮችን በቀላሉ በመክፈት ማየት እና መረጃዎችን መሰብሰብ ስለሚያስችል የሞባይል ዳታ እጠቀማለሁ። ምክንያቱም የሞባይል ዳታ በግለሰብ ደረጃ አገልግሎት የሚሰጥ ስለሆነ በርካታ ግለሰቦች አገልግሎቱን ስለማያጨናንቁት። በአንድ ሰው የራስ ቁጥጥር ስለሆንን እሱን በመጠቀም የተሻለ መረጃዎችን ማደራጀት ማግኘት እና መዳሰስ ስለሚያስችል። ሞባይል ዳታ አብዛኛውን ጊዜ በመጠቀም ጊዜ አሳልፋለሁ። እንደ ኔጌቲቭ ወይም ደግሞ ጎኑ የሚሆነው ምንድነው? አሉታዊ የሚሆነው ጎኑ ብር ብዙ ጊዜ ስለሚበላ እና ወጪ ስላለው ነው። እንጂ ሞባይል ዳታ በጣም አሪፍ እና የምጠቀመው ጉዳይ ነው። እስካሁንም እየተጠቀምኩት እገኛለሁ።

በባዶ እግር መራመድ አውቃለሁ ምክንያቱም በባዶ እግር መራመድ የበለጠ ጥንካሬ የበለጠ ትግስትን የበለጠ ስነ ምግባርን ስለሚያስተምር በባዶ እግር ብዙን ጊዜ በመራመድ ጊዜን አሳልፋለሁ። ባዶ እግር በምንራመድ ጊዜ የውስጠኛው እግራችን ጥንካሬ እንዲያገኝና ነገሮች በቀላሉ እጅ እንዳንሰጥና ጥግስትን እንድንማር ፈተናዎችን በቀላሉ እንድንቆቋም የተለያዩ አደጋዎች ሲደርሱ እንኳን ፈተናዎቹን በቀላሉ ለመውጣት እና ከፈተናዎች ራሳችንን ለማዳን ስለሚጠቅመን። በባዶ ሀገር ብዙውን ጊዜ በመራመድ ጊዜን አሳልፋለሁ። በባዶ እግር በመራመድ የተለያዩ ጥቅሞችን እናገኛለን አንደኛ የውስጥኛው እግራችን ክፍል በደንብ እንዲጠነክርና በቀላሉ ለበሽታዎች ተጠቂ እንዳይሆን ያደርጋል። በጫማ የሚላሉ የቆዳ ክፍሎች እንዲጠነክሩና እንዲደነድኑ ያደርጋል። በዚህም ምክንያት ደግሞ በቀላሉ ለበሽታዎቹ እንዳንጠቀና ለበሽታዎቹ እጅ እንዳንሰጥ ያደርገናል። ስለዚህ በባዶ እግር መራመድ ብዙ ጊዜ አድርጌዋለሁ አሁንም እያደረጉት እገኛለሁ።

ብዙ ጊዜ የምጠቀመው የሳሙና አይነት ኸርባር ሳሙናዎች ናቸው ምክንያቱም ኸርባር ሳሙናዎች ለሰውነታችን ጥንካሬ ለሰውነታችን ጤንነት ለቆዳችን ተስማሚ ስለሆኑ ብዙ ጊዜ የኸርባል ሳሙናዎች ቅድሚያ ተመራጮች እና የምመርጣቸው ናቸው የኸርባል ሳሙ ሳሙናዎችን በመጠቀሜ በርካታ ጥቅሞችን አግኝቻለሁ። አንደኛ በቀላሉ የሰውነቴን ጤንነት የቆዳዬን ጤንነት መጠበቅ እችላለሁ። እነዚህን በማድረጌ ደግሞ የተለያዩ ባክቴሪያዎችም ሆኖ ቫይረሶች የሰውነቴንና ቆዳዬን እንዳያጠቁት ያደርገኛል። ስለዚህ የኸርባር ሳሙናዎችን በመጠቀምና የተለያዩ አገልግሎቶችን በማግኘት ውጤታማ የሆነ የህይወትና ጤንነት እንዲኖረው ያደርገውኛል። ስለዚህ እኔ በብዛት የምጠቀመውና የምርጫዬ የሳሙና አይነት ኸርባር የሳሙና ምርጫን ቅድሚያ ምርጫዬ አደርጋለው። ይህ የሳሙና ምርጫ ደግሞ ለሰውነታችንም ሆነ ለጤንነታችን በጣም ተመራጭና አስፈላጊ ነው ብዬ አስባለሁ።

ሰዎችን ብዙውን ጊዜ በአይኔ እመለከታለሁ ምክንያቱም ከሰዎች ጋር ንግግር በምናደርግበት ጊዜ ንግግራችን በደንብ እንድንገናኝና መልእክቱን በደንብ እንድንለዋወጥ ስለማይችለን ስለሚያስችለን በአይኔ እመለከታለሁ እንደውም በእኛ ሀገር አባባል ምን ይባላል ነገር በአይን ይገባል ይባላል ምክንያቱም ቀና ብለን አይን ለአይን እየተያየን የምናወራውና አንገታችንን ደፍተር ለአይን ለአይን ሳንታይ የምናወራው ወሬ መረጃ የመለዋወጥና ለመረጃው ትኩረት ለነገሩ ትኩረት የመስጠታችን ጉዳይ የተለያየ ነው። አይን ለአይን እየተያየን በምናወራበት ጊዜ ነገሮች በቀላሉ ይገቡናል በቀላሉ መረጃዎችን ተለዋውጠን ወደ ተግባር መግባት እንችላለን። ነገር ግን ነገሮችን ዝም ብለን አንገታችንን ደፍተን የአይናችን ግንኙነት ሳይኖረው የምናወራቸውን ወሬዎች ብዙም ትኩረት ስለማይኖራቸው በቀላሉ ውጤት ሊያመጡና ወደ መሬት ወርደው ውጤታማ ሊሆኑ አይችሉም። ስለዚህ ሰዎችን በአይን እመለከታለሁ። ነገሮችን በአይን ለማስተላለፍ የአይን አይን ላይን ግንኙነት በጣም አስፈላጊ ነው። ብዬ ስለማምን የአይን ኮንታክት ወይም ደግሞ የአይን ግንኙነት በጣም አስፈላጊ ነው። ስለዚህ ብዙውን ጊዜ ስራዎችን ተልእኮዎችን ለመቀበል በአይን መገናኘት በአይን ማውራት በአይን መግባባት ስለሚያስፈልግ ከቃላችን በተጨማሪ በአይን መገናኘት ጥሩ ነው ብዬ ስለማስብ ሰዎችን በአይኔ እመለከታለሁ። በአይኔ ያየሁትን ደግሞ መልእክቱን በቀላሉ እንደተረዱኝ መገንዘብ እችላለሁ። ለጉዳዩ ምን ያህል ትኩረት እንደሰጡት በአግባቡ መረዳት ስለምችል። በአይኔ መልእክቶች አይኔ እያየሁ አስተላልፋለሁ።

በበጋ ወቅት ስራዎችን ለመስራት ከፍተኛ የሆነ ሙቀት ስለሚያጋጥመን እና የፀሀይ ብርሃኑም ከፍተኛ ስለሆነ በበጋ ወቅት ስራዎችን ብዙውን ጊዜ የምሰራው የፀሀይ ሙቀት ሳይበረታና ሳይጠነክር በጧት ተነስቼ በርካታ ስራዎችን አከናውናለሁ። ከዛም በተጨማሪ ደግሞ ከፍተኛ የሆነ ሙቀት ስለሚኖርና ያን ሙቀት ለመከላከል ደግሞ ሻወር እወስዳለሁ ሻወር ደግሞ በተለያዩ አጋጣሚዎች ሙቀት በሚሰማኝ ጊዜ በመ ሻወር በመውሰድ የሰውነታችንን ሙቀት ማስተካከል እንችላለን። ስለዚህ በበጋ ወቅት እኔ የማከናውናቸው ስራዎች በርካታ ናቸው። ምክንያቱም በጋ ላይ በርካታ ስራዎች ስለሚሰሩ በተለይ እንደኔ የስራ አይነት ስራዎች የሚሰሩት በጋ ስለሆነ ብዙን ጊዜ ኮንስትራክሽን የሚሰራው በበጋ ነው። ምክንያቱም ክረምት በሚሆንበት ጊዜ ያላግባብ ዝናብ በሚጥልበት ጊዜ ግንባታዎቹ ወይም ደግሞ ኮንስትራክሽኖቹ ሊበላሹ ስለሚችሉ ስራዎቹ የሚሰሩት በበጋ ነው። በበጋ ደግሞ እነዚህ ስራዎች በሚሰሩበት ሰዓት በርካታ የሆነ የእንቅስቃሴ ማድረግ ያስፈልጋል። ስለዚህ በእኔ የስራ ዘርፍ። በርካታ ስራ የሚሰራው በጋ ስለሆነ እነዛን ስራዎች ደግሞ ፀሀይ ከመበርታት በፊት በጠዋት በጠዋት ጀምረን ፀሀይ ሙቀቷ እስከሚጠነክርበት ጊዜ ባለው ጊዜ እንሰራና በኋላ ደግሞ ስትቀዘቅዝ እንደገን ሁለተኛውን ዙር እንጀምራለን። ስለዚህ በበጋ በርካታ ስራዎችን የምንሰራበትና የአመቱን እቅድ የምናሳካበት ሁኔታ ነው ያለው። ስለዚህ በበጋ በርካታ የኮንስትራክሽን ስራዎች ስለ ስላሉ እነሱን ስራዎች በመስራት አሳልፋለሁ

ጨው ብዙም አልወድም ምክንያቱም ጨው ብዙን ጊዜ ጉዳት ስላለውና ለጨጓራችንም ምቹ ስላልሆነ ጨው ብዙም ሳይሆን በትንሹ ነው የምፈፍ የምጠቀመው ምክንያቱም። ጨው በአበዛን ቁጥር የደም ግፊታችን ይጨምራ ስኳራችን ይጨምራ የደም ቧንቧዎቻችን ይጠባሉ በቀላሉ የሰውነት ክፍላችንን ሊጎዳ የሚችል ስለሆነ። ጨው ብንችል መተው ካልቻልን ደግሞ በመጠኑ ትንሽ ጨው እየጨመርን ምግባችንን መለማመድና መጠቀም ያስፈልጋል። በተለይ ይህ ጥሬ ጨው የሚባለውና በአካባቢያችን የሚገኘው ጮህ አይናይዝድ ያልሆነ ጮህ ስለሆነ ከፍተኛ ጉዳት ስላለው። እሱን ብዙም አልጠቀመም አይወደኝ። ጨው ግን በመጣኑ በመጨመር ከምግቦች ጋር ምግቦችን ስለሚያጣፍታቸውስ። በመጨመር እንጠቀማለን ስለሆነም አይሆዲን ጨው በመጠኑ እጠቀማለሁ። እንጂ ብዙ አልጠቀምንም ምክንያቱም ጨው በበዛ ቁጥር ጉዳቱ ከፍ ያለ ስለሆነ። ያንን ጉዳት ለመቀነስ ደግሞ ጨውን መቀነስ አስፈላጊ ስለሆነ። በዛ ምክንያት ብዙም ጊዜ ጨው አልጠቀምም ጨው በመጠን እጠቀማለሁ እንጂ ብዙም አልጠቀምም ማለት ይችላል

በስራ ላይ ችግሮችን መፍታት በጣም አስፈላጊ ነው። ምክንያቱም ስራ በምንሰራበት ጊዜ የተለያዩ ችግሮች ሊያጋጥሙን ስለሚችሉ እነዛን ችግሮች ደግሞ ለመፍታት በመጀመሪያ የተፈጠረው ችግር መንስኤዎቹ ምንድን ናቸው በማለት መለየት ያስፈልጋል ለችግሩ መንስኤ የሆኑ ነገሮችን ከለየን በኋላ ለነዛ ችግር ላመጡ ነገሮች ደግሞ መፍትሄ መፈለግ ነው የመፍትሄ አቀጣጫዎቹ በማስቀመጥ ምን ምን ናችው መፍትሄዎች በማለት እነዚያን በመለየት ስራዎችንና መፍትሄዎችን ማስቀመጥ ያስፈልጋል ስለዚህ እኔ ብዙ ጊዜ የሚያጋጥሙኝን ስራዎችም የሚያጋጥሙኝን ችግሮች የምፈታው በመጀመሪያ ችግሮቹ መንሴያቸው ምንድነው የሚለውን ከስሩ ከለየው በኋላ ለእነዚያ ችግሮች ደግሞ የመፍትሄ አቅጣጫዎችን በማስቀመጥ እና እነዛን ችግሮች ደግሞ ሊፈቱ የሚችሉ መፍትሄዎችን ከተለያዩ ቦታዎች ከሰዎች ከማህበራዊ ድህረገፅች ከዜናዎች ከዌብሳይቶች እና እንዲሁም ከተለያዩ ድርጅቶች በመጠየቅ እና ምን አይነት መፍትሄ ሊኖራቸው የሚለውን በጥልቅ በማጥናት እና በመለየት ስራዎች መስራት እና መፍትሄ ማስቀመጥ አስፈላጊ ነው ብዬ ስለማምን መፍትሄዎችን ብዙ ጊዜ ለሚፈጠሩ ችግሮች መፍትሄ በማስቀመጥና ችግሮችን በመፍታት ጊዜ ስራዎችን አሳልፌያለሁ።

እኔ የምመርጠው ጥላ ነው ምክንያቱም ጥላ ለሰውነታችን ምቹን እናስተማማኝ ስለሆነ ለቆዳችንም በጣም አሪፍና ምቾት የሚሰጥ ነገር ስለሆነ ጥላ በጣም ምርጫዬ ነው ከዛ ፀሀይ ግን ጉዳት አላት እኮ ፀሀይ በተለይ የቀን ፀሀይ ለሰውነታችን በጣም ከባድ አላረጅ ስለሚፈጥርብን ፀሀዬን አልመርጥም ጥላ ግን በጣም አሪፍ እና ለሰውነታችን ምቾት ለስለጥቆዳችንም ጥራት በጣም አስፈላጊ ስለሆነ ጥላን መጠቀም ጥላ ጥሩ ነው ብዬ እመርጣለው ስለዚህ ከሁለቱ በንጥጥር ለኔ የተሻለ ጥላ ነው ብዬ አስባለው።

ቡና መፍጨት አውቃለሁ ምክንያቱም ቡና በጣም ስለምጠቀምና ስለምጠጣ ብዙን ጊዜ በቃ የየቀኑ ቡናን የመፍጨትና ከመቁረስ ከመፍጨት ያለውን ሂደት አውቃለሁ ስለዚህ ቡና በመፍጨት እና ብዙ ጊዜ ደግሞ ለመጠጥ ቅ ዝግጁ በማድረግ ጊዜን አሳልፋለሁ። ቡናም በተለያየ መልኩ መፍጨት ይቻላል አንደኛ በሙቀጫ ሁለተኛ ደግሞ በማሽን በኤሌክትሪክን በመጠቀም በማሽን መፍጨት ይቻላል ደግሞ ቀጭ የሰው ጉልበት የሰውን ሀይሌን ይጠይቅ ሲሆን በኤሌክትሪክ ግን የኤሌክትሪክ ሀይል ብቻ ይፈልጋል። ግን ከሁለቱ ቀላሉ ኤሌክትሪክ ሀይልን መጠቀም ነው። ስለዚህ ቡናን በሁለት አይነት መልኩ ፈጭቼ አውቃለሁ ማለት ነው። በሰው ሀይል እና በኤሌክትሪክ ስለዚህ ከሁለቱ የተሻለው ኤሌክትሪክ ስለሆነ የኤሌክትሪኩን እመርጣለሁ። የኤሌክትሪክ በማይኖርበት ሰዓት ግን በሰው ሀይል ወይም በጉልበት በሙቀጫን በመጠቀም ቡናን መፍጨት ይቻላል። ስለዚህ በሙቀጫ ቡናን እየፈጨው ጊዜን አሳልፌያለሁ። ስለዚህ ቡና ብዙ ጊዜ እፈጫለሁ እስካሁንም እየፈጨው ነው ማለት እችላለሁ

የድርጅቱን በዓል በጣም እወደዋለሁ ምክንያቱም ድርጅቱ የተለያዩ ስራዎችን ከመስራት ባለፈ የተለያዩ ማህበራዊ መስተጋብሮች አሉትና የርስ በርስ መተሳሰብ መዋደድ ያለበት ድርጅት። ርስ በርዕሳችን የምንጠያየቅበት ድርጅት ስለሆነ በጣም እወደዋለሁ ስለዚህ። የድርጅቱ ባህል። በጣም አሪፍና ወደፊትም መቀጠል ያለበት ነገር ስለሆነ በጣም አበረታታለሁ። ስለዚህ የድርጅትን ባህል በጣም የምወድባቸው ምክንያቶች አንደኛ። ስራ በምንሰራበት ጊዜ ስራዎችን በጋራ እንሰራለን በጋራ ውጤት ነው የምናመጣው በጋራ ውጤት ነው የሚመዘገበው። ተደጋግፎ መስራትን በጋራ መስራትን በጋራ ሲሰራ ደግሞ ውጤቱ በጣም አሪፍ መሆኑን ያሳያል ስለዚህ። የድርጅቱ ባህል ከዚህም በዘለለ ደግሞ እርስ በእርስ መጠያየቅ በማህበራዊ ህይወት ግንኙነቶች ላይ በጋራ መጠያየቅ የተለያዩ ማህበራዊ ጉዳዮች ሲኖሩ። የድርጅቱን ባለሙያዎች መጠየቅ እርስ በእርስ መፈቃቀድም ስላለበት በጣም አሪፍ እና መቀጠል ያለበት ነው። ስለዚህ የድርጅቱ ባህል በጣም ከምወደውና በጣም ከሚያስደስት መካከል የድርጅቱ ባህል አንዱ ነው።

በእጅ መሸመን አላውቅም ምክንያቱም ከዚህ በፊት ያለመድኩት ነገር ስለሆነ አልችልም ነገር ግን ወደፊት መሸመን አንድ የጥበብ ስራ ስለሆነ በጣም ስለምወደው መልመድ እፈልጋለሁ ይሄን ደግሞ የሚያስለምዴ ባለሙያ እየፈለኩ እገኛለሁ ስለዚህ እስካሁን ባለው ሁኔታ በእጅ መሸመን አልችልም። ነገር ግን የሚችሉትን በመጠየቅና በመማር ወደፊት መሸመን እንደምችል ለራሴ በራሴ እተማመናለሁ። ስለሆነም በእጅ መሸመን እስካሁን ድረስ ባለመማሬ እና እውቀቱንም ባለማግኘቴ ወይም ደግሞ የሚሰሩ ሰዎች በአካባቢዬ ባለመኖራቸው ምክንያት በቀላሉ ተምሬና በእጅ መሸመን ማወቅ አልቻልኩም። ስለሆነም ወደ ወደፊት ግን በእጅ በመሸመንና እውቀቱንም በመገቢየት ጊዜን አሳልፋለሁ ብዬ አስባለሁ። ስለዚህ በእጅ መሸመን አንደኛው የእደ ጥበብ ውጤት እና የእደ ጥበብ ሙያዎች ከሆኑት መካከል አንዱ ስለሆነ በእጅ በመሸመን በቀላሉ ውጤቶችን ማሰል መዝገብ ስለሚቻል ወደፊት በእጅ በመሸመን እና የደበብ ስራዎችን በመስራት ጊዜዬን ማሳለፍ እፈልጋለሁ።

የአመራር ሜና አለኝ። ምክንያቱም እኔ በምሰራበት ድርጅት ውስጥ በስሬ አስር የሚሆኑ ባለሙያዎች ስላሉ። ለነዛ ባለሙያዎች ደግሞ የተለያዩ የስራ እቅዶችን በማውጣት እና የስራዎች አቅጣጫዎችን በማስቀመጥ ስምሪት ስለምሰጥና የሰሩትን ስራን በመገምገም፣ ውጤታቸውን በማስቀመጥ፣ ገብረመልሶችን በመስጠት፣ የተለያዩ ቼክሊስቶችን በማዘጋጀት የስራ ግምገማ ስለማደርግና ውጤትም ስለማስቀምጥ። የእጠቃላይ በኔ ስር አስር የሚሆኑ ባለሙያዎች በመገኘታቸው ምክንያት የስራ ሚ፣ የአመራር ሚናን እጫወታለው። ምክንያቱም አመራር ማለት በስር የተለያዩ እ ሰዎችን ማስተዳደር እና ተልእኮዎችን በመስጠት በአግባቡ እንዲሰሩና ውጤት እንደሚያደርጉ እንዲረጉ የቅርብ ክትትል ማድረግ ስለሆነ። እኔም ይሄን ተግባር እያደረኩና እየሰራሁ ስለሆነ የአመራር ሚና አለኝ ብዬ አስባለሁ። ስለዚህ የአመራርነት ሚና ደሞ፣ አመራርነት ጥበብ ማለት ነው። በጥበብ በስልትና ስትራቴጂዎችን ወይም ደሞ ዘዴዎችን ነድፎ በደንብ ውጤት እንዲመጣ ለማድረግ አንዱ ድር ድርጅት ውጤት እንዲያመጣና ስኬታማ እንዲሆን የሚያስችል ስለሆነ አመራርነትን በአግባቡ መወጣትና ስራ ላይ ማዋል አስፈላጊ ነው ብዬ ስለማምን፣ በስራዬ ያሉትን ባግባቡ በመመሪያ መሰረት በ በደንብ ውጤት እንዲያመጡ የድጋፍና ክትትል ስራዎችን ስለማድረግ። ስለዚህ አመራርነት ሚና በምሰራው ድርጅት ውስጥ አለኝ።

ፀሀይ ስትጸልቅ መመልከት በጣም ደስ ይለኛል ምክንያቱም ፀሀይ በምትጠልቅበት ጊዜ የምትሰጠው ብርሃን የምትሰጠው ሀይል የምትሰጠው ጉልበቷ በጣም ዝቅ ያለና የተመጣጠነ ስለሆነ ፀሀይን በመመልከት ጊዜን አሳልፋለሁ ስለዚህ ፀሀይ በምትጠልቅበት ጊዜ የምትሰጠው ያላትን ከለር ለማወቅ ያላትን የብርሃን መጠን በደንብ ደግሞ በአይን ማየት ስለሚቻል ምክንያቱም ጨረሮቿ ስለሚዳከሙ የመውጋት አቅማቸው አይንን የመውጋት አቅማቸው ስለሚቀንስ በቀላሉ መመልከት ስለምትችል ፀሀይ ስትጠልቅ መመልከት እወዳለሁ። ስለዚህ ፀሀይ በምትጠልቅበት ጊዜ በምመለከትበት ጊዜ ሀሴት አደርጋለሁ ደስታ ይሰጠኛል። ራሴን አዝናናበታለሁ ስለዘወትር ፀሀይ ደመና በማይከልላት ጊዜ የምትሰጠውን ብርሃን ለማየት ሙከራ አደርጋለሁም። ፀሀይ ከምስራቅ ወጣ ወደ ምዕራብ በምትገባበት ጊዜ ሁሌም ወደ ምዕራብ አቅጣጫ። ሄዳ በተለይ ከአስራ አንድ ሰዓት በኋላ የምትሰጠው ሃያ የብርሃን አይነት ደስ ስለሚልና በጣም አስደሳች ስለሆነ እሱን በመመልከት ደስ ይለኛል። ስለዚህ ፀሀይን ስትጠልቅ መመልከት ሁል ጊዜ የማደርገውና እስካሁንም እያደረጉት ያለሁት ጉዳይ ነው። ስለዚህ ፀሀይን ስትጠልቅ መመልከት በጣም እወዳለሁ።

ከጎረቤቶቼ ጋር በጣም መልካም የሆነ ግንኙነት አለኝ ምክንያቱም ጎረቤቶቼ በጣም ደስ የሚሉ ሰው አክባሪ ሰው ወዳድ ስለሆኑ ከእነሱ ጋር ያለኝ ቀረቤታ በጣም መልካም ነው። ምክንያቱም በተለያዩ ጊዜዎች እንጠያየቃለን እንጎበኝ እንጠያየቃለን ቡናዎች ቡና በጋራ እንጠጣለን ማህበራዊ ህይወታችን በጋራ እናሳልፋለን ችግሮች ሲያጋጥሙን በጋራ በመመካከር ችግሮች እናልፋለን ስለዚህ እነዚህ ጉዳዮች በጋራ ያለምንም መደባበቅና በግልጽ እየተነጋገርን ጉዳዮችን ስለምን ስለምን ስለችግሮችን ስለምንጋፈጥ ከጎረቤቶቼ ጋር ያለኝ ግንኙነትን መልካም ነው ብዬ አስባለሁ። ስለዚህ ጎረቤት መልካም ይሆንልህ የሚሆንልህ አንተ መልካም ስትሆን ነው። አንተ ለጎረቤትህ መልካም የሆነ አስተያየት መልካም የሆነ አሳብ መልካም የሆነ አመለካከት ካለክ ጎረቤትህን ላንተ የሚኖረው ልክ በተመሳሳይ መልካም የሆነ ነገር ነው። ስለዚህ እኔና ጎረቤቶቼ እስካሁን ባለን ሁኔታ በጥሩ ሁኔታ በመተሳሰብ በመከባበር በመጠያየቅ ጊዜ ጊዜዎችን እናስታልፋለን። በዓላትን ማህበራዊ ህይወቶችን በጋራ እናሳልፋለን የተለያዩ መስተጋብሮች ሲኖሩ በጋራ እንወጣለን ችግሮች በሚያጋጥሙን ጊዜ ተረባርበን በጋራ ለችግሮች መፍትሄ እንፈልጋለን። ስለዚህ ከጎረቤቶቸ ጋር ያለኝ መልካም ግንኙነት እና ቅርርብ በጣም ደስ የሚልና አሪፍ ነው የሚል ሀሳብ አለኝ።

ለስራ ብዙ ጊዜ እጓዛለሁ ምክንያቱም የኔ ስራ የመስክ ስራ ስለሆነ ስራዎች የሚሰሩት በመቀሳቀስና በመጓዝ ስለሆነ አብዛኛውን ጊዜ በእንቅስቃሴና በጉዞ ላይ የተመሰረተ የስራ ህይወት አለኝ። ስለዚህ ይህ ስራ ደግሞ በምህንድስናው ዘርፍ ያለ የኮንስትራክሽን ስራ እስከሆነ ስራዎችን በመንቀሳቀስ ከቦታ ቦታ ዞር ዞር በማለት የተለያዩ ሳይቶችን በመጎብኘት እና በማየት ያሉበት ሁኔታ ምንድነው በማለት በመገምገም ጉዞዎችን አደርጋለሁ። ስለዚህ እኔ የማሳልፈው የስራ ህይወቴ በቀላሉ እንቅስቃሴ ያለበት እና አንድ ቦታ ቁጭ የማያስብል ስለሆነ የስራ ጉዞ ብዙ ጊዜ አደርጋለሁ። በስራ በመጓዝ የተለያዩ ስራዎችን በመያዝ እና የተለያዩ ውጤቶችን በመመዝገብና ወደ የሚመለከተው አካል ሪፖርት በማድረግ ስራዎቹን እሰራለሁ። ስለዚህ የኔ ስራ በእንቅስቃሴ በጉዞ ላይ የተመሰረተ ስለሆነ ብዙም ጊዜ ከስራዬ ቦታ ከቤቴ ወደ ስራ ቦታዬ። ከስራ ቦታዬ ከአንድ ሳይት ወደ አንድ ሳይት በተለያየ ጊዜ ብዙ እንቅስቃሴዎችን በማድረግ ጉዞዎችን በማድረግ አሳልፋለሁ። ስለዚህ ጉዞ ብዙም ጊዜ ወደ ስራ ቦታ በመሄድበት ጊዜ ለስራ ጉዞዎችን አደርጋለሁ

ገንፎ እበላለሁ ምክንያቱም ገንፎ ለሚሰውነታችን የሚሰጠው ጥቅም በጣም ከፍተኛ ስለሆነ ገንፎ በውስጡ የተለያዩ የጥራጥሬ እህሎችን ስለያዘና በርካታ የሆነ ሰውነትን የመገንባት አቅም ስለሆነ ዘወትርም ሁልጊዜ ገንፎን በቁርስ ሰዓት መመገብ ያስደስተኛል። ምክንያቱም ገንፎ ለሰውነታችን ጥንካሬ በሽታ የመከላከል አቅማችንን ሰውነታችንን ለመገንባት ስለሚጠቅመን ገንፎን መመገብ በጣም አስፈላጊ ነው። በተለይ ደግሞ ገንፎ በህፃናት ልጆች በጣም አስፈላጊ ነው። ምክንያቱም ገንፎ ብዙም የማላምና የመፈጨት እድል ስላለው። ምክንያቱም ብዙ መድቀቅ ስለሌለበትና በራሱ ጊዜ የላመና የደቀቀ ስለሆነ። እሱን በቀላሉ በመመገብ ውጤታማ የሆነ የሰውነት አካል እንዲኖረን የሰውነት አቋም እንዲኖረን ስለሚያደርግ ገንፎን ብዙ ጊዜ እመገባለሁ እወዳለሁ። ገንፎ የተለያዩ የጥራጥሬዎች ስብስብ ነው። አሁን የነሱም ስንዴ በቆሎ ጤፍ እና የመሳሰሉት እንደ ገብስ አይነት የመሳሰሉት የጥራጥሬ እህሎች። በአንድ ላይ ተፈጭተው የሚወጣና ዱቄት ከሆነ በኋላ በሰአት በስሎ የሚወጣበት ሁኔታ ስላለ። ገንፎን መመገብ በጣም ለሰውነታችን ከፍተኛ የሆነ ጥንካሬ ስለሚሰጠን አዘውትረን መጠቀምና መመገብ አለብን። ስለዚህ ገንፎ በጣም እወዳለሁ እበላለሁ።

ሃይማኖታዊ ግብር አከብራለሁ ምክንያቱም ሃይማኖት የግድ አስፈላጊ ነው ብለው ከሚያምኑ ሰዎች መካከል አንዱ ስለሆንኩ ሃይማኖታዊ ግብርን በየአመቱ በመስጠትና በማክበር ጊዜን እናሳልፋለሁ። ምክንያቱም ሃይማኖት ለአንድ ማህበረሰብ ወይም ለአንድ ግለሰብ አስፈላጊ ነው። ምክንያቱም ከተለያዩ ወንጀል ነክና ከተለያዩ ተግባራት ሊያግድና አእምሮአችንን ሊቆጣጠር ከሚችሉ ነገሮች አንደኛው ሃይማኖት ስለሆነ። ሃይማኖታዊ ግብርን ማክበር ሃይማኖታዊ ግብርን ወደ ተግባር ማድረግ ሃይማኖታዊ ግብርን በአግባቡ መወጣት አስፈላጊ ነው። ብዬ ስለማምን ሃይማኖታዊ ግብርን ሁልጊዜ አከብራለሁ። ስለዚህ ሃይማኖታዊ ግብርን በማክበር ደግሞ በረከትን ማግኘት ጸጋን ማግኘት መባረክን ማግኘት ደስታን ማግኘት እንችላለን። ስለዚህ ሃይማኖታዊ ግብርን በማክበር ጊዜን አሳልፋለሁ። ከሚያስደስቱኝና ከምወዳቸው ተግባራት መካከል አንደኛው ሃይማኖታዊ ግብርን ማክበር ነው። ስለዚህ ሃይማኖታዊ ግብርን ሌሎችም እንዲያከብሩ በመምከር እኔ ሁልጊዜ የማከብርና ወደ ፊትም እያከበርኩ እንደምቀጥል ለራሴ ቃል የገባሁበት ሁኔታ ነው። ያለ ስለዚህ ሃይማኖታዊ ግብርን ማክበር ግዴታ እንጂ ውዴታ መሆኑን ግዴታ እንጂ ግድ ውዴታ አለመሆኑን ለራሴ ግንዛቤ ውስጥ በማስገባት ስራዎችን እየሰራሁና እየተንቀሳቀስኩ እገኛለሁ።

መዋኘት እችላለሁ ምክንያቱም ዋና ከልጅነቴ ጀምሮ የለመድኩት አንደኛ የስፖርት እንቅስቃሴ ስለሆነ ዋና በጣም እወዳለሁ። እኔ ከልጅነቴ ጀምሮ ዋና የተለያዩ ሀይቆች ላይ በመግባትና የዋና ልምምዶችን በማድረግ የተለያየ የዋና አይነቶችን እችላለሁ። በእኛ አካባቢው በተለምዶ የጀርባ ዋና የጎን ዋና የፊት ለፊት ዋና የሆድ ዋና በመባል ይከፈላሉ። እነዚህን የዋና አይነቶች በመዋኘት እና ልጅነቴንም በማሳለፍ ጊዜንየን አሳልፋለሁ። ስለዚህ ዋና በጣም አስፈላጊ አንደኛው የከስፖርት መካከል አንደኛው ስለሆነ ዋናን መዋኘት በጣም አስፈላጊና በጣም ተመራጭ ነው። ምክንያቱም ዋና በምንዋኝበት ጊዜ የተለያዩ ሰውነት ክፍሎቻችን ይጠነክራሉ ስፖርታዊ እንቅስቃሴም እንደምሆኑ በጠን የተለያዩ ጥቅሞችን እናገኝበታለን። ስለዚህ ዋናን አዘውትረን መዋኘትና ማድረግ ያለብን ጉዳይ ነው። በመዋኘታችን በረካታ ጥቅሞችን እናገኛለን። አንደኛ ሰውነታችን ይጠነክራል። ሁለተኛ የአተነፋፈስ ስራታችን ይጠነክራል። ሶስተኛ የልብ ምታችን በአግባቡ እንድትሰራ ያደርጋታል። ስለዚህ ዋናን መዋኘት በጣም ጥሩና ለሰውነታችን በርካታ ጥቅሞችን የሚሰጥ ጉዳይ መሆኑን መገንዘብ ያስፈልጋል

የቀን መቁጠሪያ እጠቀማለሁ ምክንያቱም የቀን መቁጠሪያ በጣም አስፈላጊ ነው። ምክንያቱም ስራዎችን በምንሰራበት ጊዜ በፕላን በእቅድና በተለያዩ እንትኖች ስለሆነ የስራ ቅይ ደም ቅደም ተከተል ስለሆነ ካላንደርን መጠቀም ወይም ደግሞ የቀን መቁጠሪያን መጠቀም አስፈላጊ ነው። የቀን መቁጠሪያን በመጠቀም ውጤታማ ስራዎችን መስራት ውጤት ማምጣት ስለሚቻል። የቀን የስራ የቀን መቁጠሪያዎችን በመጠቀም የተለያዩ ውጤት ያላቸውን ስራዎች መስራት እንችላለን። ስለዚህ የቀን መቁጠሪያን ብዙ ጊዜ እጠቀማለሁ። አንደኛ ቀኖች ቀን መቁጠሪያን በመጠቀም በዓላትን በመለየት ስራ ቀኖችን በመለየት ማስቀመጥ እንችላለን። ነገሮችን በፕላን ስናስቀምጥ የቀን መቁጠሪያዎችን መሰረት በማድረግ ስለሆነ እነዚህ የቀን መቁጠሪያዎች ደግሞ በጣም አስፈላጊና ለሁሉም የስራ እንቅስቃሴ መሰረታዊ ጉዳዮች ናቸው።

በሰአት የምደርስ ሰው ነኝ ምክንያቱም ብዙውን ጊዜ ስራዎችን በማቀርብበት ጊዜ ቀድሜ ቀጠሮ ስለመይዝና በአግባቡ ቀድሜ በመነሳት በስተባለው የሰዓት ላይ መድረስ ስላለብኝ መጀመሪያ ስለምዘጋጅበት በሰአት የምድረስና በሰአቱ ደርሼ ደግሞ የተለያዩ ተግባራትን የማከናወን ሰው ነኝ። ስለዚህ ብዙም ጊዜ ጓደኞችም ሆኖ የስራ አጋሮቼ የሚነግሩኝ በሰአት እንደምትገኝ ሁሉ በጣም በርካት ስራዎችን በውጤት ነው የምታጠናቅቀው የሚል ምስክርነት ስለሰጡ ይህንን ለማረጋገጥ ችያለሁ። ስለዚህ እኔ ከሞላ ጎደል በሰአት የምደርሰው ነኝ ብዬ አስባለሁ

በብዙ ሰው መሃል መሆን ብዙ ጊዜ ምቾት አይሰጠኝም ምክንያቱም በብዙ ሰው መሃል ስሆን ራሴ መጨናነቅ ቢዚ የመሆን ወይም ደግሞ የተለያየ ድብርት። የሙቀት ስሜት ስለሚሰማኝ ብዙ ጊዜ ብዙ ግርግር ብዙ ሰው ባለበት መሃል መገኘት ምቾት አይሰጠኝም። ምክንያቱም በዚህ መካከል በመሆንበት ጊዜ የተለያየ የመጨነቅ የጫጫታ ስሜት ስለሚሰማኝ ብዙን ጊዜ እኔ ደግሞ ፍላጎት የጸጥ ያለና ተፈጥሮአዊ የሆነ ነገር ስለሆነ የሚያዝናናኝ በህዝብ መካከል ሆኖ። መገኘትና በህዝብ መካከል ሁኖም ራስን ማግኘት ጭንቀት ድብርትና መረበሽ ውስጥ ስለሚገጠኝ ብዙን ጊዜ በብዙም መካከል መሆን ብዙም አይመቸኝም። ስለዚህ እኔ ብዙም ጊዜ ከተፈጥሮ ጋር በመሆን ጊዜን ማሳለፍ ምቾት የሚሰጠኝ ሰው ስለሆኑ። በህዝብ መካከል በመሆን ጊዜን አሳልፍም። ስለዚህ በብዙ ህዝብ መካከል መሆን ምቾት አይሰጠኝም

ብዙ ጊዜ የሚመቸኝ የጫማ አይነት ቶርሽን ጫማዎች ሲሆኑ እነዚህ ጫማዎች ደግሞ ለአለባበስ ምቾት ለምቹ ለጉዞ ምቹ እንደገና ደግሞ ከእግራችን ምቾት በጣም ስለሚሰጡንና ቀላልና ብዙ ርቀት መጓዝ ስለ ሚያስችሉ ሁለተኛ ደግሞ በጣም ጥንካሬያቸው አስተማማኝ ስለሆኑ የቶርሽን ጫማ አይነቶችን በጣም እወዳለሁ። ወይም ደግሞ ሸራ ነክ የሆኑ ጨማዎች በጣም ይመቹኛል። እነዚህ ጨማዎች ከእግር ጋር አብረው የሚሄዱና አብረው የመለጠጥና የመተጣጠፍ እንትናቸው ከፍተኛ ስለሆነ እነዚህን የጫማ አይነቶች በጣም እወዳቸዋለሁ። እነዚህን የጫማ አይነቶችን በመጠቀም በርካታ ጊዜ አሳልፋለሁ ማለት ነው። ስለዚህ እነዚህ የጫማ አይነቶች በጣም ተመራጭና በአብዛኛው ሰው ዘንድ የሚወደዱ ናቸው።

እኔ የምወደው ባህላዊ የምግብ አይነቶች ሁለት አይነት ሲሆኑ እነሱም ዶሮ ወጥና በየአይነቱ ነው ዶሮ ወጥ ማለት በእኛ በኢትዮጵያውያን በጣም ተወዳጅና በጣም ተናፋቂ የምግብ አይነት ነው። ምክንያቱም ዶሮ ውጥ ለተለያዩ በዓላት ዝግጅቶች ይዘጋጅና በጣም ጣፋጭና በጣም መረቅ የበዛበት የወጥ አይነት ነው። ስለዚህ እኔም እምወደውና የምመገበው አንደኛ ዶሮ ወጥ ነው። ሁለተኛ ደግሞ በየአይነት በየአይነት በጣም ከምወደውና በጣም ደስ ከሚለኝ የምግብ አይነቶች ውስጥ አንደኛው ነው። ምክንያቱም በየአይነት በርካታ የምግብ አይነቶችን የያዘ ስለሆነ ለጤንነታችንም የተለያዩ የተመጣጠነ ምግብ አይነቶች እንድናገኝ ስለሚረዳን ዶሮ ወጥ በጣም ይመቸኛል እወዳለሁ። በየአይነት በጣም እወዳለሁ በየአይነቱ በርካታ የምግብ አይነቶችን የያዘ ከአትክልት ከፍራፍሬ ከተለያዩ ወጥና ጥራጥሬ የተመሳሰሉ ነገሮችን በውስጥ ያዘና የተመጣጠነ ምግብን አካቶ ያዘ ስለሆነ በጣም የምወደውና የምመገበው የምግብ አይነት ነው።

ማደንዘዝ አልወድም ምክንያቱም ማደንዘዝ በርካታ አሉታዊ የሆኑ ጉዳቶችና እንትኖች ስላሉበት ማደንዘዝ ጠቀሜታ የሌለው ጉዳይ ስለሆነ አላደነዘዝም። ምክንያቱም ማደንዘዝ በርካታ ስራዎችን በንቃትና በቅልጥፍና እንድንሰራ ስለማያደርገንና የተለያየ እዩ አሉታዊ የሆኑ ተጽዕኖዎችን በህይወታችን ላይ ሊያመጣብን ስለሚችል ማደንዘዝ የሚባለውን ጉዳይ በጣም አጥብቄ ከመጥላትና ከምሸሽ ሰዎች መካከል አንደኛው ነኝ። ስለዚህ ማደንዘዝ ብዙውን ጊዜ የተለያየ አሉታዊ የሆኑ ገጽታዎች ማህበራዊ ህይወታችን ላይ ከፍተኛ የሆኑ ተጽዕኖ የሚያደርስብንና ስራዎቻችንን በንቃትና በቅልጥፍና እንድንሰራ ስለማያስችለን ውጤት እንድናመጣ ስለማያስችለን ማደንዘዝ አልወድም። ስለዚህ ማደንዘዝ እንዳይኖር በርካታ እና የተለያዩ አስተያየቶች ለሌሎችም እሰጣለው ማደንዘዝ የተለያዩጉዳቶች ኣንዳሉት ግንዛቤ መፍጠር እፈልጋለሁ። ማደንዘዝ ኣብዝቶ ከሚጠሉ እና ከሚሸሹ ኣንዱ እኔ ነኝ። ጉዳቱ በሰፊ የሚታይና በተለያዩ ስራዎች ላይ ውጤት እንዳናመጣ ወደሃላ እንድንቀር በድህነት ጥላ ስር ሆነን እንድንኖር የሚያደርገን ጉዳይ ስለ ሆነ። ማደንዘዝን በጣም እጠላለው እሸሻለው ስለዚህ ማደንዘዝን መውደድ ያለበት ሰው መኖር አለበት ብየ ኣላስብም። ማደንዘዝ በጣም መጥፎ እና አስቸጋሪ ሁኔታ ውስጥ እንድንገባ ስለ ምያደርገን ልንሸሸው ልንጠላው እና ልንርቀው የሚገባ ጉዳይ ነው። ስለዚህ ማደንዘዝን ከማይደግፉ እና ከሚጠሉ ሰው ሰዎች መካከል ኣንዱ እኔ ስለሆንኩ ማደንዘዝን አብዝቼ እጠላለው ኣብዝቼ ኣልቀርበውም ኣብዝቼ እሸሸዋለው ስለዚህ። ማደንዘዝ በተለያዩ ምክንያቶች ሊመጡ ይችላሉ በተለያዩ መደንዘዝዎች ውስጥ ልንገባ እንችላለን በተለያዩ ጉዳዮች ላይ መደንዘዝ ልያጋጥመን ይችላል። ከዚ መደንዘዝ ደግሞ የተለያዩ ምክሮችና የተለያዩ እንትኖችን በማማከር የተለያዩ ሰዎች ምክር በመጠየቅ ከድንዛዜያችን መውጣት እና ወደ ተስተካከለ የንሮ ዘድያችን መመለስ አስፈላጊ ነው። ስለዚህ ማደንዘዝን በጣም መራቅ እና መጥላት ያስፈልጋል።

እንደ አስፈላጊነቱ በርካታ ኢሜሎችን አረጋለሁ ከምልካቸው ኢሜሎች መካከል ለስራ ጉዳይ ለተለዩ መልእክቶች የተለያዩ መልእክቶችን በሶፍት ኮፒ ለሚመለከተው አካል በቀላሉ እንዲደርሱልይ ስለመፈለግ በኢሜል እላላካለሁ። ምክንያቱም ኢሜል በርካታ መልእክቶችን በቀላሉ ማስተላለፍ እና ለሚመለከታቸው ድርጅቶች መልእክቶችን ሊያደርስልኝ ስለሚችል ኢሜል እልካለሁ። ስለዚህ እንደየስራው ሁኔታ እና እንደየስራው ብዛት የተለያዩ የኢሜል መጠን ያላቸውን በየቀኑ ልካለሁ። ስለዚህ በቁጥር ይሄ ነው ብዬ መገመትም ባልችልም። ግን በግምት ከ በቀን ቢያነስ እንደ ስራው ሁኔታ ከአስር እስከ ሃያ ያሉ ኢሜሎችን። ወደሚመለከታቸው ወደተለያዩ ድርጅቶች እና ተቋማት እንዲሁም ግለሰቦች እልካለሁ። ስለዚህ ኢመሎችን በመላክ የተለያዩ መረጃዎችን መለዋወጥ መረጃዎችን መቀበል መረጃዎችን መላክ ስለሚቻል እነዚህ ኢሜሎች ደግሞ በጣም አስፈላጊ እና የስራ ውጤቶችን ስለሚያሳዩና ትንታኔዎችን ስለሚያቀርቡ ኢሜሎችን በመላክና በመቀበል በርካታ ስራዎችን መስራት ያስፈልጋል

እኔ የምጠቀመው ትራስ አንድ ነው ምክንያቱም አንድ ትራስ ለአንድ ሰው በቂና ምቹ ስለሆነ ከአንድ በላይ የሆነ ትራስ ደግሞ አንገታችንን የመስበርና አንገታችንን የማጣመም ተግባር ሊኖረው ስለሚችል እኔ የምጠቀመው ከራሴ በኩል አንድ ትራስ እጠቀማለሁ ይሄ ትራስ ደግሞ ምቹና ለራስም በቂና ከበቂ በላይ ስለሆነ ትራሶቹን በአግባቡ በመጠቀም ራሳችንን በተለያዩ ጉዳቶች መጠበቅ እንችላለን። ስለዚህ እኔ የምጠቀመው የትራስ ብዛት አንድ ብቻ ነው ማለት ነው። ይሄን ትራስ ደግሞ በአግባቡ በመጠቀም እና የትራስ ልብሶችን በማልበስ የትራስ ልብሶችን በመቀያየር የተለዩ የትራስ ልብሶችን በማልበስ ንጽህናውን በመጠበቅ በአግባቡ እጠቀምበታለሁ። ስለዚህ የምጠቀመው ትራስ አንድ ነው አንድ ደግሞ ከበቂ በላይ ነው። ስለዚህ እኔ የምመክረው ለአንድ ሰው አንድ ትራስ በቂው ነው የሚል አመለካከትና አቋም ካላቸው ሰዎች መካከል አንዱ ነኝ። ይሄን ስለዚህ ትራስ ከበዛ አንገታችን ሊሰብረን አንገታችን የተለየ አቅጣጫ እንዲይዝ ለመኝታታችን ምቹ ሊሆንልን ስለማይችል በተራስ አንድ መጠቀም በቂና ከበቂ በላይ ነው። ብዬ ስለማስብ አንድ ትራስ ብቻ እስካሁን ባለው የሁኔታ እየተጠቀምኩ እገኛለሁ። ወደፊትም የምጠቀመው በዚህ አግባብ ነው ምክንያቱም የበለጠ ምቾት ለሚሰጠኝ ማለት ነው።

ቃሌን እጠብቃለሁ ምክንያቱም አንዴ ቃል ከገባን ቃልን ማጠፍ በምድርም በሰማይም የሚያስጠይቅና መጥፎ የሆነ ተግባር ስለሆነ ይህን ተግባር ደግሞ ከሚቃወሙና ከማይወዱ ሰዎች መካከል አንዱ ስለሆነ ቃልን መጠበቅ የግድ ነው። ቃል መግባት ከገባን በኋላ ደግሞ መፈጸም ምንም አይነት ውጣ ውረድ የለለው ወደኋላ ሊያስብል የማይችል ጉዳይ ነው። ስለዚህ ቃልን መጠበቅ አስፈላጊነቱ በጣም ከፍተኛ ነው ብዬ ስለማምን ቃሌን እጠብቃለሁ። መጀመሪያውኑ ቃል አለመግባት ነው አንዴ ቃል ከገባን በኋላ ደግሞ ቃላችንን በአግባቡ በመውጣት በመውጣት እና የገባነውን ቃል በተግባር በማሳየት በሌሎች ዘንድ ያለንን ተቀባይነትን መጨመር እንችላለን። በሁለተኛ ደረጃ ደግሞ የህሊና እረፍት ማግኘት እንችላለን ህሊናችንን እናሳርፋለን። ምክንያቱም ቃላችን በጠበቅን ቁጥር የራሳችንን ከጭንቀትና ከተለያዩ መወዛገቦች እናድናለን። ስለዚህ ቃላችንን መጠበቅ አማረጭ የሌለው ጉዳይ ነው የሚል ሀሳብ አለኝ። ስለዚህ ቃል ከሚጠፋ የወለዱት የሚጠፋ የሚል ተረት አለ በኛ አካባቢዬ ማለት ምንድነው? ቃል አንዴ ከገባን የገባነው ቃል ምን ያህል ከባድና እስከ ህይወታችን መጨረሻ ድረስ አብሮ ሊጓዝ እና በነፍሳችንም ሊያስጠይቅ የሚችል ጉዳይ መሆኑን ከማሳወቅ አንፃር ነው። ስለዚህ ቃላችንን መጠበቅ በጣም አስፈላጊነቱ ከፍተኛ ስለሆነ ይህንን በተግባር ማሳየትና ማረጋገጥ ያስፈልጋል። ስለዚህ ቃሌን እጠብቃለሁ ወደፊትም ቃሌን በመጠበቅ ለሰዎች ዘንድ ያለኝን ታማኝነት እና ክብር አሳውቃለሁ። ስለዚህ ቃልን መጠበቅ አማራጭ የሌለው ጉዳይ እና ጉዳይ ነው ስለዚህ ቃላችንን አጥብቀን መጠበቅ ያስፈልጋል። እኔም እየጠበቁ እንገኛለን